የአካል ብቃት እንቅስቃሴ አደርጋለሁ። እንግዲህ የአካል ብቃት እንቅስቃሴ ለጤና በጣም ወሳኝና አንገብጋቢ ነገር እንደሆነ ይታወቃል። ስለዚህ የአካል ብቃት እንቅስቃሴ ማድረግ ደግሞ ለጤንነት እንግዲህ ብዙ ያለው ነገር ነው። የአካል ብቃት እንቅስቃሴን በማድረግ ብቻ ጤናን መጠበቅ እንደሚቻል ይታወቃል። ስለዚህ በጧት እየተነሳሁኝ ያካል ያካል ብቃት እንቅስቃሴ አደርጋለሁ ማለት ነው። ይሄን በማደርግበት ጊዜ የሆነ ሰላም ነገር ይሰማኛል ይሄ ብቻ አይደለም። ለውሎ ለአጠቃላይ የውሎ እንቅስቃሴም ምቹ ሁኔታ ይፈጥራል ና በጣም ቆንጆ ነው

ደብዳቤ መጻፍ አልችልም ምክንያቱም እንግዲህ በእኛ ዘመን ደረስን ብዬ የማስበው ራሱ በዚህ የቴክኖሎጂ ዘመን ነው። በዚህ ምክንያት ደብዳቤ መጻፍ ረጅም ጊዜ ሆኖኛል ጽፌ አላውቅም ወይም ደብዳቤ መጻፍ ከቀረ ብዙ ጊዜው ሆነው ማለት ይቻላል። በዚህም ምክንያት ደብዳቤ መጽሐፍ ብዙም ምቾት አይሰጠኝም። ከዛ ይልቅ ማህበራዊ ሚዲያን መጠቀም የተሻለ ፈጣንና መልእክት ቶሎ ያደርሳል ብዬ ስለማስብ ማህበራዊ ሚዲያ መጠቀም አዘወትራለሁ። ደብዳቤ ከመጻፍ ይልቅ ማለት ነው። ስለዚህ እንግዲህ አልወድም ነው የኔ ሀሳብ። እንደ አጠቃላይ ደብዳቤ መጻፍ አልወድም ብዬ መደምደም እችላለሁ

የደንበኛ እርካታ እንግዲህ በተለያየ መልኩ ሰዎችን እጠይቃለሁኝ እና እርካታ መጠናቸውን ለመመዘን ጥረት አደርጋለሁ በአገልግሎቴ በምሰጠው አገልግሎት ማለት ነው። ምን ያህል እንደረኩ ምን ያክል ደስተኛ እንደሆኑ እጠይቃለሁኝ። በዚህም ካረኩ በኋላ እንግዲህ አሳውቃለሁ ለ በላይ አካሎች ወይም ደግሞ ማወቅ ለሚገባቸው ሰዎች አሳውቃለሁ ማለት ነው። ለራሳቸው ለደንበኞችም እንደዚህ እንደዚህ ይሄ ነው በዚህ መልኩ ምናምን እያልኩ ብዙ ነገሮችን አስረዳለሁ ወይም አሳውቃቸዋለሁ ማለት ነው

እንግዲህ ሌሎችን ለማበረታታት የሚሆን ክህሎት የለኝም፣ ሌሎችን ለማበረታታት ብዙ ነገር መጠቀም ያስፈልጋል። የተለየ የንግግር ጭሎታም እንዲሁ ያስፈልጋል በዚህ ምክንያት ሌሎችን ለማበረታታት የሚሆን ሁኔታ የለኝም ብዬ መናገር እችላለሁ። ለዚህም እንግዲህ ቅድም እንዳልኩትኝ ንግግር የመናገር ቃላትና ስውር የማውጣት እንዲሁም ሌሎች ነገሮች ያስፈልጋሉ፤ እነዚህ ነገሮች ወይም ይሄኛው ከህሎት እኔ ጋር ስለሌለ ሰዎችን ለማበረታታም የሚሆን ከህሎት የለኝም ብዬ ነው መናገር የምችለው።

የስራ አሰራሮችን እከተላለሁ እንግዲህ አንድ ስራ ሲሰራ የራሱ የሆነ መንገድ እንዳለው ወይም የአሰራር ሁኔታ እንዳለው ይታወቃል። እያንዳንዱን አሰራር ደግሞ እነዚህን ይሆን ወይም የራሱን የሆነ የአሰራር ሁኔታ ተከትሎ ካልተሰራ ውጤታማነቱ ጥያቄ ውስጥ ይገባል ወይም ውጤታማ የመሆን እድሉ በጣም ዝቅተኛ ነው ልሆን የሚችለው ማለት ነው። በዚህ ምክንያት የአሰራር የስራ አሰራሮችን ብዙ ጊዜ እከተላለሁ ለዚህም ውጤታማ እንዲሆኑ ይረዳኛል ወይም ያግዘኛል ብዬ ነው የማስበው። የማደርገውም ይሄንን ነው በተደጋጋሚ ውጤቱንም እንዲሁ ያየሁት ነገር ነው የሚሆነው

የክላውድ ማቀማጫ እንግዲህ እጠቀማለሁ ማለት ነው። የክላውድ ማቀማጫ የተለያዩ የክላውድ ማቀማጫዎች አሉ። እነዚህ ማከማቻዎች እንግዲህ የተለያዩ ፋይሎችን እናስቀምጥባቸዋለን በማንኛውም ቦታ ሆነን እነዚህን ነገሮች ማንቀሳቀስ ወይም ማየት መጠቀም እንድንችል የሚያግዙን። በየነበረ የክላውድ ማከማቻዎች አሉ። በእነዚህ የክላውድ ማከማቻዎች እንግዲህ የተለያዩ ፋይሎችን እናስቀምጣለን ለዚህም በጎ አገልግሎት እየሰጡ እንደሆነ ነው የሚሰማኝ። ምክንያቱም እነዚህን ነገሮች በመጠቀም ነገር የተለያዩ ኮምፒቶሮች እና ሌሎች ቁሳቁሶችን ይዞ መዞር ሳይጠበቅ አክሰስ ማድረግ እንዲቻል ምቹ ሁኔታ ስለፈጠሩ ማለት ነው

እንግዲህ ጥያቄዎቹ በተለየ መልኩ አንዳንዴ እሚጠይቁበት ሁኔታ አለ ኮፍያ ማድረግ ብዙ ጊዜ ምቾት አይሰጠኝም። ያለውበት ነባራዊ ሁኔታ እንግዲህ እንደሚታወቀው ከሳሃራ በታች ባሉት አገራት ውስጥ እሚካለል ነው። እንግዲህ የበርሃማነት ሁኔታው ከጊዜ ወደ ጊዜ እየጨመረ የመጣበት እና ምናልባትም ከዚሁ የሳሃራ በረሃ ክልል ውስጥ እየገባንበት ያለበት ሁኔታ ነው። ያለ በዚህ ምክንያት ኮፍያ በማደርግበት ጊዜ ሙቀት የመሰማት ነገር አለና እንደዚህ አይነት ነገሮች ብዙ ጊዜ አላዘወትርም። ከዚህ በፊትም ልምዱ የለኝም ማለት ነው

እንግዲህ የአትክልት ስራ በጣም ወሳኝ የሚባል ነገር ነው በቅርበት ነገሮችን ማዘጋጀት መቻል ትልቅ ነገር ነው። ለዚህ ግን ምናልባትም በቂ የሆነ ቦታ ያስፈልጋል ብዬ አስባለሁኝ። ይሄ ቦታ ደግሞ ምናልባት በከተሞች አከባቢ እንደዚህ አይነት እጥረት ስላለ እንደዚህ አይነት የአትክልት አትክል ወይም እንደዚህ አይነት መሰል ነገሮችን ለማካሄድ የሚሆን ቦታ የለም። በዚህ ምክንያት እንደ አጠቃላይ እንደዚህ አይነት ነገሮችን እናደርጋለን ወይም እያደረኩ ነው ብዬ ለመናገር ይከብደኛል ወይም ይቸግረኛል ማለት ነው

እንግዲህ አንዳንድ ጥያቄዎች ሰዋሰዋዊ ግድፈት ያለባቸው ጥያቄዎች አሉ የሚል እምነት አለኝ። ከዚህ በፊትም እንደገለጽኩት አንዳንዱ ጥያቄዎች ምናልባትም የቋንቋ ተነጋሪ ሁሉ እስከማይረዷቸው ድረስ አስቸጋሪ ሁኔታ የሚፈጠርበት አጋጣሚ አለ ማለት ነው። ይህም የሆነው ጥያቄዎቹ በቀጥታ ከሌላ ቋንቋ የተተረጎሙ ይሆናሉ የሚል እምነት አለኝ። ማስተካከያ እንዲደረግባቸው በተደጋጋሚ ጠይቄያለሁ ሌሎች ሰዎችም ያደርጋሉ ብዬ እገምታለሁ። ግን እስካሁን ድረስ ምንም አይነት ለውጥ የሌለባቸው ጥያቄዎች አሉ። እነዚህን ጥያቄዎች በቀጣይ ለመመለስ አስቸጋሪዎች ስለሚሆን በዚህ መልኩ ማለፍ አግባብ ነው። ብዬ አምናለሁ።

እንግዲህ ማሰላሰል አንዱ የህይወታችን አካል ነው። በተለያዩ የአለም አካባቢዎች ወይም ቀጠኖች ማሰላሰል እንደ ዋናነት የያዙ ማህበረሰቦች እንዳሉ አውቃለሁ። እንግዲህ ማሰላሰል አንዱ የህይወታችን አካል ነው። በተለያዩ የአለም አካባቢዎች ወይም ቀጠናወች ማሰላሰል እንደ ዋናነት የያዙ ማህበረሰቦች እንዳሉ አውቃለሁ። በተለይ በተለይ ወደ እጅ አካባቢ እንደዚህ አይነት ነገር እጅግ በጣም የተለመደ ነው። ራሳቸውን ከድብርት የሚያላቅቁበት አንዳንዴ ደግሞ ትኩረት ሰጥቶ ነገሮችን ለመስራት እንደዚህ አይነት ነገሮች እንደሚጠቀሙ አውቃለሁ። እኔ በምንሆንበት አካባቢ እንደዚህ አይነት ነገር የተለመደ አይደለም። ግን እውነቱን ለመናገር ጠቃሚ እንደሆነ ከሰዎቹ ተረድቻለሁ። እስካሁን ድረስ ግን እኔ እንደዚህ አይነት ልምዱ የለኝም። አጥቂውም አላውቅም ብዬ ነው መናገር የምችለው።

እንግዲህ ስራዎች በተለየ መልኩ ማስቀመጥ ወይም በቅደም ተከተል ማስቀመጥ ስራዎቹን ወይም ሊተገበሩ የተፈለጉ ተግባሮችን አግባብ ባለው መልኩ ለመተግበር ወይም ውጤታማነታቸውን ከፍ ለማድረግ ይጠቅማል ብዬ አስባለሁ፤ ለዚህም በተለያየ ጊዜ የተለያዩ ስልጠናዎች ነበሩ ከነዚህ ስልጠናዎች የምትሳተፉት ሁሉንም ገጥሞኝ ያውቃል እነዚህን ነገሮች በማድረግም ስራዎችን ውጤታማ እንዲሆኑ ማድረግ ይቻላል። በተለያዩ ድርጅቶች ላይም እንዳየሁትኝ እንደዚህ አይነት ነገሮች ተግባራዊ ተደርገዋል ስለዚህ በዩኒቨርሲቲዎች ሲሰጥ የነበረው እንደዚህ አይነት ስልጠናዎች ነፍስ ዘርተዋል ወይም ደግሞ ውጤታማ ሆነው በተለያዩ ድርጅቶች ተግባራዊ ተደርገው የራሳቸውን በጎ አበርክቶ እያደረጉ እንዳሉ አይቻለሁ ማለት ነው።

እንግዲህ የተለያዩ በዓላት አሉ። እነዚህ በዓላት እንግዲህ በተለያየ መልኩ ይከበራሉ። እነዚህን ባዕላት ለመውደድ ወይም ለመምረጥም እንግዲህ የአከባበር ሁኔታውን ማወቅ ያስፈልጋል ማለት ነው። እንግዲህ በተለያየ መልኩ እንደሚከበሩ ተናግሬያለሁ። እነዚህን ስናከብር የምናደርጋቸው ድርጊቶች በዓላቶቹን ለመምረጥ ወይም በተለየ መልኩ ለመውደድ እንደ ምክንያት ይቀመጣሉ ብዬ አስባለሁ። በዚህም ምክንያት እንግዲህ በተለየ መልኩ የምወደው የ የገና በዓል ነው። ይህም እንግዲህ የሆነበት ምክንያት የምናደርጋቸው ድርጊቶች ምናልባትም የገና ጨዋታ እና መሰል ድርጊቶቹ እንደተለየ ማስታወሻ ስለሚቀመጡ ይሄኛው በዓል በተለየ መልኩ እወደዋለሁ ማለት ነው።

በዚህ ቅዳሜና እሁድ ይሄ ነው ብዬ ያስቀመጥኩት ልሰራው የምችል ነገር የለም። ምክንያቱም እንግዲህ የተለየ ነገር ያቀድኩት ነገር የለም ማለት ነው። ምናልባትም ሳምንቱ ገና ከመጀመሩ ነው። ስለዚህ በቀጣይ ማቀድ ወይም ማሰብ ይሆናል። ለዚህም ያለፈው እሁድና ቅዳሜ ገና ማለፋቸው ነው። ስለዚህ ለቀጣዩ ለማደርገው ነገር ገና እቅድ አላስቀምጥኩም በዚህም ምክንያት አሁን ላይ መናገር አልችልም። ማለት ነው

ግጭቶችን ማስተካከል አልችልም አሁን ላይ። ግጭቶችን ለማስተካከል የሚሆን ክህሎት ስለሌለኝ እንደዚህ አይነት ነገሮችን ለመተግበር ደግሞ ከዚህ በፊትም እንዳልኩት የተለየ ክህሎት ይጠይቃል። እንዲሁ ብዙ ነገሮችን ከተለያየ አቅጣጫ ማየት እና መረዳት አንደኛው እነዚህን ነገሮች ለማስተካከል ወይም ለመፍታት። ነገሮች የመጀመሪያው የሆነው እነዚህን ነገሮች ለማግኘት ደግሞ ምናልባትም እንግዲህ ብዙ እውቀት መሰብሰብ አስፈላጊ ሆኖ ሊገኝ ይችላል። በተፈጥሮ የሚሰጥ ክህሎትም እንዳለው ሆኖ ስለዚህ እንደ አጠቃላይ አልችልም የሚለው ይገልጸዋል ብዬ አምናለሁ

ከጎረቤቶቼ ጋር እንግዲህ በጣም ጥሩ የሚባል ግንኙነት ነው ያለኝ። ይሄ ግንኙነት እንግዲህ ቀጣይነት እንዲኖረውም በእኔ በኩል ጥረት አደርጋለሁኝ። ምክንያቱም ጎረቤት ጋር ሰላም ግንኙነት ከሌለ እንግዲህ እንደ አንድ ኢትዮጵያዊ እንደ አንድ ጠንካራ ላይ ማህበራዊ ግንኙነት ያለበት አካባቢ እንደሚኖር ግለሰብ ወይም ዜጋ ይሄ በጣም ትኩረት የሚሰጠው ነገር ነው ከጎረቤቶችህ ጋር መልካም በመልካም ሁኔታ መኖር ካልቻልክ በመልካም ሁኔታ መኖር አትችልም እንደማለት ነው። ስለዚህ ይሄን ግምት ውስጥ በማስገባት ከጎረቤቶቼ ጋር መልካም የሚባል ግኑኝነት እንዲኖረኝ ጥረት አደርጋለሁ። አሁንም ያለው ወይም የሚሄደው በዚህ ሁኔታ ነው ማለት ነው።

በእንጨት እሳት ማብሰል በደንብ ነው የማውቀው እንግዲህ ከዚህ በፊትም እንደገለፅኩት ያደግኩት በገጠር አካባቢ ነው ስለዚህ በገጠር አካባቢ ሳድግ ደግሞ ማንኛውም ለመብሰል የምንጠቀምበት ለማብሰል የምንጠቀምበት እያንዳንዱ ነገር በእንጨት ነው ስለዚህ በእንጨት ማብሰልን በደንብ አውቃለሁ ብዬ መናገር እችላለሁ እኔም ራሴ ተጠቅሜው ስለማውቅ ማለት ነው ስለዚህ በእንጨት ማብሰልን ኖርማሊ እንደ አንድ ታዳጊ ሀገር ውስጥ እንደሚኖር ዜጋ በደንብ አውቀዋለሁ ወይም ኖርማሊ እየኖርኩት ያለሁት ህይወት ነው ብዬ መናገር እችላለሁ ማለት ነው።

የስራ ምግባር እንግዲህ አከብራለሁ ማክበር ግዴታዬም ነው ስለእውነት ለመናገር እንግዲህ ይሄንን ባላከብር የሚከተለው ነገር አለ። በመደበኛነት መልኩ ቅጣቱን ከመፍራት ወይም ቅጣቱን ለመሸሽ ሳይሆን በዋናነት ግን ይህንን ማክበር ለስራ ምቹ ነባራዊ ሁኔታ ይፈጥራል እና በዛ ምክንያት የስራ ምግባሮችን ስነ ምግባር አሉ በስራ በኩል የሚቀመጡ የስራ ስነ ምግባሮች አሉ እነሱን ማክበር ግዴታዬ ነው። ስለዚህ እያንዳንዱን ነገር አግባብ ባለው መልኩ ወይም የስራ የስራ የስራ ስነምግባሩን በተከተለ መልኩ ነው የምጠቀመው ማለት ነው።

ስድስት ቁጥር እንግዲህ ስድስት ቁጥር ኖርማሊ ቁጥር ነው ማለት ነው እንግዲህ ስለዚህ ቁጥር ምን ማለት እንደምችል አላውቅም። ስድስት ማለት የተለያዩ ቁጥሮች ተደምረው ሊሰጡት የሚችሉ ወይም ከአንድ ጀምረን ስንቆጠር የምናገኘው ቁጥር ነው። እንግዲህ ማብራሪያ በምን መልኩ መስጠት እንደሚቻል አላውቅም። ይሄን ነው የሚመስለው

ሆስፒታል እ ሰዎች ሲታመሙ ሄደው የህክምና አገልግሎት የሚያገኙበት ቦታ ነው

ኮፍያ ሰዎች ካናታቸው ላይ ለፀሀይ መከላያው ለሌላ ነገር ሊጠቀሙበት የሚችሉት ከልብስ ወይም ከሌዘር ከተለያየ ነገር ሊሰራ የሚችል ቁስ ማለት ነው

እንዴት ማለት ጥያቄ ነው? እንዴት እንዲህ ሊሆን ቻለ እንዴት ሊከሰት ቻለ እንዴት ሊመጣ ቻለ የሚሉ ነገሮችን ለመግለጽ የሚያገለግል እንዴት የጥያቄ ቃል ነው። ማለት ነው

ከሰአት ማለት ከሰአት በኋላ ከሰባት ሰዓት በኋላ ከስድስት ሰዓት በኋላ ያለው ከሰአት ተብሎ ይጠራል ማለት ነው። እስከ አስር ሰዓት ምናምን ድረስ ያለው ከሰአት ተብሎ ይጠራል

ምርታማነት ማለት እያንዳንዱ ምርት የምርት መጨመር ወይም ምርት የማምረት ሂደት ይባላል

ቀጠሮ ማለት የሆነ ሰዎች ለመገናኘት የተያዘ ቀን ማለት ነው። ቀን ሰዓት ወይም ሌላ ሌላ ነገር ተብሎ ሊገለጽ ይችላል

ሰባት ማለት እ ቁጥር ነው። ከስድስት በኋላ የሚገኝ እና በስምንት መካከል የሚገኝ ቁጥር ነው። ራሱን የቻለ እ ከቁጥር ከቁጥሮች መካከል እ ሊገለጽ የሚችል ራሱን የቻለ ቁጥር ነው ማለት ነው።

ሚስት ማለት አንድ ወንድ አግብቷት ልጆች የምትወልድለት በሀሳብ የምታግዘው እና በሌላም ነገር ልታግዘው የምትችለው አጋር የትዳር አጋር ትባላለች። ሚስት ማለት እንደዛ ነው

እንኳን ደህና መጡ ማለት ባከብሮት ወይም ለብዙ ሰዎች ሊሆን ይችላል እንኳን ደህና መጡ ማለት እንኳን በሰላም ወደዚህ ቦታ መጣችሁ የአቀባበል ንግግር ነው ማለት ነው።

መጠጣት ማለት የሆነ ነገር ወደ ውስጥ ማስገባት ፈሳሽ ነገርን እእ መጠጣት ማለት ፈሳሽ ነገርን ወደ ሆድ ማስገባት ማለት ነው

መታጠቢያ ቤት ውስጥ እዘምራለሁ እንግዲህ መታጠቢያ ቤት ውስጥ ብዙ ጊዜ መዘመር ልምዶ አለኝ አንጓራጉራለሁ ስለዚህ የተለያዩ ሙዚቃዎችን እዘምራለሁ ማለት ነው። እነዚህ ሙዚቃዎች ለራሴ ስሜት ይሰጡኛል ብዬ የማስባቸው ሙዚቃዎች ናቸው። እንግዲህ እነዚህንን በማድረግ ሻወር በምወስድበት ሰዓት ወይም በሌላ ሰዓት ራሴን አዝናናለሁ ማለት ነው። ለራሴም ምቾት ይሰጠኛል እንዲሁ እንግዲህ ለሌላ ነገር ሳይሆን ራሴን ለማዘናናት ነው። ብዙ ጊዜ የምዘምረው ማለት ነው

እንግዲህ ወደ ተለያየ ቦታ ተጉዥ አውቃለሁ አንደኛው ወደ ኤዥያ በኩል ሄጄ አውቃለሁኝ እንግዲህ ከዛ ውጪ ከዛ በዘለለ ግን ብዙ ጊዜ ሀገር ውስጥ ነው የምንቀሳቀሰው። የተለያዩ ቦታዎች ሂጀ አውቃለሁ። ይሄም እንግዲህ በተለያዩ ከተሞች ተዟዙሬ የማየት እድሉ ገጥሞኛል። አዳዲስ ነገር ማየትም አለ ማለት ነው። ሰው በሄደበት ሁሉ አዳዲስ ነገር ተምሮ ይመጣል አዳዲስ ሀሳብ ያገኛል አዳዲስ የስራ እድሎች ሊፈጥር ይችላል። አዳዲስ የንግድ ሰዎችን ይተዋወቃል እና መሰል ነገሮች ይከሰታሉ። ስለዚህ ወደ ተለያዩ ቦታዎች ተጉዤ እንደማውቅ ለመግለጽ እፈልጋለሁ

የፀሀይ መውጣትን አያለሁኝ እንግዲህ በጠዋት በመነሳበት ሰዓት ፀሀይ መውጣትን ማየት ደስ ይለኛል ከዚህ በፊትም እንደተናገርኩት ፀሀይ ስትገባና ስትወጣ ማየት የተለየ ስሜት ይሰጣል። መልካም የሚባል ስሜት ውስጥ ላይ የሚፈጥር ነገር አለው። እና እንግዲህ ፀሀይ መውጣትን ስናስብ በጎ ነገርን ወይም አዳዲስ የተሻሉ ነገሮችን ወደ ህይወት ለማምጣት እንደማሰብ ነው። ስለዚህ በዚህ ሁኔታ እንግዲህ አዳዲስ ነገሮችን ወደ ህይወት ማምጣት ማለት ነው። እንግዲህ ፀአይ መውጣትን ብዙ ጊዜ እካታተላለሁ ወይም አያለሁ ማለት ነው

ልምድ ማለት ልምድ የሆነ ሰው በተርጋጋሚ ሊያደርገው የሚችለው ነገር ልምድ ይባላል

ሰማያዊ ማለት ቀለም ነው። ብዙ ጊዜ ሰማያዊ ተብሎ ሊገለጽ የሚችለው የውሃ አካላት እና ሰማይ ራሱ ሰማያዊ ተብሎ ሊገለጽ ይችላል

ማስተዋወቂያ ማለት የሆነ ነገር ማሳወቂያ እንዲሁም ነገሮችን መግለጫ እንደማለት ነው

የተጠቃሚ ስም ማለት የሆነ ነገርን የሚጠቀመው ግለሰብ ስም መጠሪያ ወዘተ ተብሎ ይገለጽ ይችላል

መልእክት ማለት ለሆነ ሰው ሊደርስ የሚችል የሆነ ነገር የሆነ ነገር የሆነ የሆነ ሀሳብን የያዘ ለሆነ ሰው የሚላክ ነገር መልእክት ይባላል

ደረሰኝ ማለት የሆነ ነገር ሲገዙ ለዛ ለተከፈለበት ነገር ተከፍሏል የሚል ሊገልጽ የሚችል ወረቀት ወይም ሌላ ነገር ሊሆን ይችላል

ቤተክርስቲያን ማለት የክርስቲያን ቤት ወይም የክርስቲያኖች መሰብሰቢያ ማለት ነው። የተለያየ ቤተክርስቲያኖች ይታወቃሉ እሱም ቤተክርስቲያን ተብለው ነው የሚጠሩት

ቡናማ ሚባለው እንግዲህ የቀለም አይነት ነው የቀይና ሌሎች ቀለማት ተቀላቅለው ሊሰጡት የሚችሉት የቀለም አይነት ቡናማ ተበሎ ሊገለጽ ይችላል

ገንዘብ ማለት የሆነ ነገር ለመግዛት ወይም የሆነ ነገርን የሆነ ቁስንን ለማግኘት ወይም ለመለወጥ የሚያገለግል መገበያያ ነው። ገንዘብ ተብሎ ይገልጻል ወይም ይጠራል።

ስልጠና ማለት ራስን በተለያየ መልኩ ለማብቃት የሚሰጥ በተለያየ መልኩ ሊሰጥ የሚችል ስለተለያየ ሀሳብ ሊሆን ይችላል። ራስን ለማሻሻል የሚደረግ። አጫጭር ወይም ረጃጅም ትምህርቶች ስልጠና ይባላሉ።

መናፈሻ ማለት እንግዲህ ሰዎች ሊዝናኑበት የሚችሉ ወይም ሀሳባቸውን ሊገልጹበት ወይም ፈታ ዘና ሊሉበት የሚችሉበት ቦታ መናፈሻ ተብሎ ይገለጻል

ፕሮግራም ማለት እንግዲህ ዝግጅት ነው ኖርማሊ እንግሊዘኛ አካል ነው ፕሮግራም የሚባለው ማለት ነው። ስለዚህ ፕሮግራም ማለት የሆነ ዝግጅት ተብሎ በአማርኛ ሊገለጽ የሚችል ቃል ነው።

እንደ ምን አመሹ ማለት የሰው የሆነን ሰው እ እንዴት አመሻችሁ ብሎ ለመጠየቅ የሚያገለግል ለአክብሮትም እንዲሁም ለሁለት እና እዛ በላይ ለሆኑ ሰዎች የሚያገለግል ቃል ነው

ወለድ ማለት እንግዲህ በባንክ ወይም በሌላ ነገር የሆነ ሰው ለአገኘው አገልግሎት እሚወልድ ወይም ምንድነው ተብሎ ሊገለጽ እምችለው ነገር ነው ማለት ነው።

ኪሳራ ማለት የሆነ ሰው ከንግዱ ወይም ከተለያየ ነገር ያጣው ነገር ኪሳራ ይባላል

ምርት ማለት የሆነ ሰው ከሰራው ነገር ወይም ካደረገው ነገር ያው የወጣው ፋይናሊ የሚገኘው ነገር ምርት ተብሎ ይገለጻል